የመንገድክን ከስም ታውቃለህ ይላል? አዎ የመንገዴን ስም አውቃለሁኝ በደንብ ነው የማውቀው። ምክንያቱም ያው ሁሌ የዳይት ቱዴይ ቀን በቀን የምመላለስበት መንገድ ስለሆነ። ጠዋት ወጥቼ ማታ እመለስበት እንዲሁም ለምሳ ሰዓትም ከመጣው የምመጣበት መንገድ ስለሆነ። በደንብ ነው ማቀው የት ጋር ስደርስ መታጠፍ እንዳለብኝ የት ጋር ስደርስ ከታክሲ መውረድ እንዳለብኝ የት ጋር ታክሲ መያዝ እንዳለብኝ በደንብ አውቃለሁ ማለት ነው። የሰፈሬ መንገድ አሁን የኔ የሰፈሬ መንገድ ከስራ ቦታዬ ጋር ሲነጻጸር የስራ ባቡር ስጎይ መንግልጫ በምበል ታወቃለህ? ይሄ ነው የኔ ሰፈር መንገድ በፊት ደግሞ አዲስ አበባ ከመጣ ሁለት አመት ምናምን ስለነበረኝ። በፊት ደግሞ ክፍለ ሀገር እያለሁ የነበረ የሰፈር መንገድ አለን የክፍለ ሀገር እያለን የነበረን የሰፈር መንገድ ደግሞ ሃይስኩል አካባቢ ነው። ሰፈር ትምህርት ቤት አካባቢ ከትምህርት ቤቱ ወደ ቤት ለመሄድ አምስት ደቂቃ ምናምን የሚፈጅ መንገድ አለው ማለት ነው። ከትምህርት ቤት ቤት ለመድረስ የአምስት ደቂቃ አስር ደቂቃ መንገድ አለው። ሰፈራችን በልዩ ስሙ የሚታወቀው ምስራቅ ጎጃም ዞን ደብረይስ ወረዳ ቀበሌ ደግሞ ሀበሻ። ከሰፈራችን መንገዱ ያው ብዙ በየብዙ አቅጣጫው ብዙ መንገድ አለ ለምሳሌ ወደ ትምህርት ቤት በምንሄድ ሰዓት ሰላም ሰፈር ነው። ትምህርት ቤት ወደ ከተማ የምንሄድበት ጊዜ ደግሞ ወደ ኤልያስ ስለሆነ ከተማ ወደ ኤልያስ መንገድ በቤተክርስቲያኑ ምናምን የሚባል መንገድ አለ በቤተክርስቲያኑ በኩል። ባጣነው ባህር ዛፍ ምናምን የሚባል መንገድ አለ። እንደዛ ነው መንገዳችን ማለት ነው። ከዛ ውጪ አሁን ያለሁበት ደግሞ ያው እንቁርጭፍ